በጧት ብዙ አይነት ምግብ አሉ የሚበሉ እኔ የምበላቸው ለምሳሌ እንቁላል አለ የተጠበሰ ሊሆን ይችላል ወይ ደግሞ ተቀብቶም ሊሆን ይችላል ወይ ደግሞ ቀላል እና ፈጣን ቁርጥ ከፈለኩኝ ሻይ በዳቦም ልበላ እችላለሁ በልቼ ልውል እችላለሁ ወይም ደግሞ ወተት በዳቦ እሱም ሌላ አማራጭ ነው። ፍራፍሬ ደግሞ ወይ ሙዝ ወይ ፖም ወይ አቦካዶ ምናምን በልቼ ልውል እችላለሁ እንቁላል ደግሞ አንዳንዴ የተቀቀለ ወይም ደግሞ የተጠበሰ እበላለሁ ማለት ነው የሚያጠናክረኝ ደግሞ ሀይል የሚሰጠኝ ነገር ከሆነ ደግሞ የፈለኩትኝ ብዙ ጊዜ ወይ ፉል ልበላ እችላለሁ ገንፎም አለ ገንፎ ቤት ውስጥ ዱቄት አለ እሱን አዘጋጅተን ቅቤ ካለ በተለይ በጣም ቆንጆ ነው አገንፍቼ እበላለሁ ማለት ነው ወይም ደግሞ አጥሚትም ጠጥቼ ልዑል እችላለህ በጣም ቆንጆ ነው ሰውነት ይገነባል ያጠነክራል ወይም ደግሞ እርጎ እርጎ ጠጥቼ በዳቦ በልቼ እውላለሁ በጣም ቆንጆና ገንቢ የሆነ ምግብ ነው በጣም ቆንጆ ጣፋጭ ነው እሱን የምበላበት ጊዜ አለ ወይም ደግሞ ዳቦ በማር ቀብቼ የሚቀባቡ ነገሮች አሉ ዳቦ በማር ወይም ደግሞ በለውዝ ቅቤ ወይም ደግሞ በቻኮሌት ነገሮች ተቀብቶ ይዋላል ማለት ነው በማርማርታ እንደዚህ አይነት ቁርስ በልተን በልቼ እውላለሁ ማለት ነው። ወይም ደግሞ አቮካዶ አቮካዶ ተቆራርጦ በጣም ቆንጆ ተደርጎ ተሰርቶ በስኳር ምንም ተደርጎ ከዛ ሻይ ዳቦ ተደርጎ በጣም ቆንጆ ቁርስ ሆኖ ይውላል ማለት ነው እሱም በጣም ገንቢና የሚያጠነክር ሀይል የሚሰጥ የሆነ ምግብ ነው። እርጥብ የሚባል አለ ደግሞ እኛ ሀበሾች የምንበላው እርጥብ ድንች ተጠብሶ ዳቦ ውስጥ ተደርጎ ነው የሚበላው በጣም ቆንጆ ቁርስ ይሆናል ማለት ነ። እሱንም እበላለሁ ሌላ ደግሞ ባህላዊ ምግቦች አሉ በባህላዊ መንገድ የሚዘጋጁ ለምሳሌ ያው ቅድም እንዳልኩ ገንፎ ቤት ውስጥ የሚዘጋጅ ምግብ ነው። የገንፎ ዱቄት ወይም ደግሞ ፍርኖ ዱቄት ካለ በቀላሉ ቤት ስሟ ዘጋጀት መብላት ይቻላል በተለይ ቅቤ ይፈልጋል እና እሱ ነበር ያለው ብዙ ጊዜ በጣም ቆንጆ ምግብ ነው ገንፎ ወይም ደግሞ ቡላ ቡላ በፍርፍር ይሰራል ወይም ደግሞ እሱን ገንፎ ማዝነቅ ይቻላል ቡላ ሚጥሚጣ ካለ ቅቤ ካለ ቆንጆ ቡላ ቁርስ በልቶ ማዋል ይቻላል። በፍርፍርም የሚሰሩ ባህላዊ አሰራርም አለው ቡላ ለምሳሌ አተካኑ ይባላል በስልጤ ብሄሩን ላይ በጣም ይታወቃል እሱን ያው እኔ ባልቼ አላውቅም ግን ቆንጆ ነገር ነው እኔ ግን ቡላ ገንፎን ብዙ ጊዜ ቆርሶ ባልቼ አውቃለሁ በጣም ቆንጆ ነገር ነው ማለት ነው ቀላልና ጤናማ የሆኑ የቁርስ ምግቦችን ከፈለኩ ደግሞ በቃ ፍራፍሬ በእርጎ ወይም ደግሞ አቮካዶ ነገር በልቼ ልውል እችላለሁ ውሃ ብቻ ጠጥቼም ልውል እችላለሁ ጤናማ ነው ወይ ደግሞ ማር ማር ማር ቀብቼ በዳቦ ለሆድ የሚስማማኝን ክብደቴን የሚቆጣጠርልኝ እሱ ነው እሱን በልቼ እውላለሁ ማለት ነው። ወይ ደግሞ ረሃብን እንዳጠፋ የምፈልግ ከሆነ በጣም የሚረበኝም ከሆነ ያው ቅድም እንዳልኩህ ገንፎ በጣም ረሃብ የሚያጠፋው ቆንጆ ምግብራ ወተት በዳቦ በጣም ቆንጆ ነው ያዝ ያደርጋል ሆድን ፉል በዳቦ ቆንጆ ነው ቡላ ቆጮም ሚበሉ አሉ ቆጮ እኔ አልበላም ግራጌ ሀገር ነው በብዛት ቆጮ የሚበላው ቆጮም በልቼ ልውል እችላለሁ ያው እኔ ጋር አልበላም ቡላ ቡላም ረሃብን ይይዛል ማለት ነው። ፕሮቲን ያለበት ቆንጆ የጧት ምግብ ምን ትበያለሽ ካልከኝ ደግሞ እንቁሏል ፕሮቲን ያለው ቆንጆ የጠዋት ምግብ ቁርሱ ሊሆን ይችላል እርጎ ፉል ወተት ላይ ቆንጆ ፕሮቲን አለበት ማለት ነው ካርቦይድሬት እና ፕሮቲን አንድ ላይ ያዘ ምግብ ደግሞ ከሆነ የፈለኩትኝ ዳቦ በእንቁላል እበላለሁ ገንፉና አድርጎ አንድ ላይ ተደርጎ በጣም ነው የሚጣፍጠው ገንፎን ከላይ ቀዝቀዝ ያለ እርጎ ፈሰስ አድርጎ አንድ ላይ መመገብ በጣም ቆንጆ እና በጣም ቆንጆ ምርጥ የሆነ ቁርስ ነው በጣም አሪፍ ቁርስ ነው ፉል በዳቦ እና ትንሽ ዘይት ተደርጎበትም ይበላል ሙዝ ራሱ ሙዝ በዳቦም ተበልቶ ይዋላል ረሃብንም የማያጠፋ ግን ዝም ብሎ ብቻውን ለምሳሌ ሻይ ብቻ ወይም ደግሞ ቡና ብቻ ጠጥቶ ማዋል ይቻላል ፍራፍሬ ብቻ ወይም ደግሞ ዳቦ ብቻ ተበልቶ ይዋላል ማለት ነው እና እነዚህ ሁላ የቁርስ አይነቶች ናቸው። ቆንጆ አማራጮች ናቸው አንዳንዶቹ ሀይል ሰጪ ናቸው አንዳንዶቹ ደግሞ ረሃብን የሚያስታግሱ ምግቦች ናቸው ሆዳችን ያዛ አድርገን እንድንውል የሚያደርገን

አዎ በጣም በደንብ ነው የምጠቀመው የስልኬን ካሜራ በደንብ እጠቀማለሁ። ፎቶዎች አነሳለሁ የተለያዩ ፎቶዎች የበተሰብ ፎቶ አለ። የጓደኞች እንደ ሰነድ የሚያገለግላል በጣም እንደ ማስታወሻ ነው። በቃ ፎቶዎች የተነሱ ይቀመጣሉ ምናምን በጣም ብዙ ጊዜ እጠቀማለሁ። አዎ በደንብ ነው በአግባቡ የተጠቀምኩበት ነው ያለሁትኝ። ግን ያው መዝናኛ ለስልክ ፎቶ ብቻ ማንሻ መዝናኛ ብቻ አይደለም። ለምሳሌ ለስራም እጠቀምበታለሁ ብዙ ጊዜ እንደውም ለስራ በጣም እቀመጥ እጠቀምበታለሁ። ከማስታወሻነት ከቤተሰብ ፎቶ ከጓደኞች እና አስፈላጊ ነገሮችን ፎቶ ሰነድ ምናምን ለመያዣ በጣም እጠቀምበታለሁ። እና ይሄ ፎቶ ለሌላው ሌላ ምንድነው ለመረጃ ማከማቻነትም እንጠቀም እንጠቀምበታለን። ለምሳሌ በፎቶ የተነሳ ነገር እና ቁጭ የተደረገ ነገር ሌላ ጊዜ ቢያስፈልገን ሄደን ቼክ አድርገን አይተን እንደ መረጃ ይጠቅምናል። ማለት ነው ፎቶ ወሳኝ ነገር ነው። የጽሁፍን ፎቶ ማንሳት እንችላለን። ጽሁፍ ለማንበብ ለምሳሌ ክላስ ውስጥ ምናምን ትምህርት ቤት ውስጥ ያመለጠንን በካሜራችን አንስተን ከዛ ለማንበብ ለማጥናት ይጠቅመናል ማለት ነው። ለመተርጎም ለምሳሌ የሆነን ምስል ወደ ጽሁፍ ለመቀየር በፎቶ ነው አንስተን ነው እንግዲህ ከመጀመሪያ በቃ አንስተን ነው ወደ እዛ ወደ ጽሁፉ ምንቀይረው ማለት ነው። ስለዚህ ለፎቶ መነሳት ብቻ ሳይሆን እንዲመስል ለመነሳት ብቻ ሳይሆን ሌላ ለምን ይጠቅማል? መረጃ ለመያዥ ይጠቅማል ማለት ነው። እና እንዳልኩህ ለትምህርት ለምሳሌ በቃ ትምህርቶችን በመቅዳት ሙከራ ሂደት ላይ ምናምን ለመመዝገብ ምናምን ከመጻፍ ይልቅ ፎቶ በማንሳት ምስሉን በማንሳት በቀላሉ መረጃም መሰብሰብ ወይ ደግሞ በተንቀሳቃሽ ምስል ደግሞ ለማንሳትም እሱን እንጠቀምበታለን ማለት ነው። እና ሌላው ደግሞ ለስራ ራሱ ወሳኝ ነገር ነው። ስራ አሁን ላይ ወይ በብዛት እንደውም ስራ የሚሰራው በምስል ነው። በተንቀሳቃሽ ምስልም በምስል ነው። የተለያዩ ድህረ ገጽ ላይ ያነሳናቸውን እቃዎች እየለጠፍን የሚገዛ ሰው ማግኘት እንችላለን በቀላሉ ማለት ነው። የሚሸጠውን እቃ ቆንጆ ተደርጎ የተነሳ ፎቶ የተነሳ ምስል እንፖስት እንለቅና ማህበራዊ ሚዲያ ላይ ያንን ነገር ለሚፈልገው ሰው በማድረስ መሻሻጥ እንችላለን ማለት ነው። ለስራም በደንብ እጠቀምበታለሁ። በተንቀሳቃሽ ምስልም በምስልም በታገዛ መልኩ በደንብ እየተጠቀምኩበት እየሰራሁበትም ነው ማለት ነው። ስለዚህ የገቢ ማግኛ መንገድ ነው ማለት ነው። ይሄ ምስል ማንሻው ወሳኝ በጣም መሰረታዊና ጠቃሚ ነገር ነው። የገቢ ማግኛም ነው የገቢ ማግኛ መንገድ ነው ማለት ነው። ሌላው ደግሞ ለደህንነታችንም እንጠቀምበታለን። ለምሳሌ አደጋ ቢደርስ ብዙ ጊዜ በምስል ይቀረጽና ቦታውን ይመዘገባል ሰነዱ ይቀመጣል ማለት ነው። እና ይሄ በጣም ወሳኝ እና ጠቃሚ የሆነ ነገር ነው። ብዙ ጊዜ ደግሞ እንደዚሁ ለምሳሌ ከማህበራዊ ዶክተር ጋር እንኳን ባኔድ እዚሁ ከነጀሚናይ እና ከቻት ጂቢቲ ራሱ የታመብንበትን ቦታ ላይ እያነሳን እየለቀቅን እየላክን ምን እንደታመምንና ምን እንደሚያስፈልገን እዛው ቤታችን ወደ ሀገር ቤት ሳናሄድ እንኳን እዛው ቤታችን ሆነን መፍትሄ እንፈልጋለን ማለት ነው። እና በጣም ጥራት ያለው ካሜራ ጥራት ያለው ፎቶ የሚያነሳ ካሜራ ካለን ለስራ ለገቢ ማምጫነት በጣም ያስፈልጋል ይጠቅማል ማለት ነው። እና በጣም ወሳኝ ነገር ነው። ሌላው ያው መጀመሪያ እንዳልኩህ ለ ምንድነው የሚጠቅመው ለ ለማስታወሻነት ይጠቅማል። ለምሳሌ የልጅነቶቻችን የልጅነቶቻችን ፎቶ ስናይ አድገን ስናየው ደስ ይለናል። ከጓደኞቻችን ጋር ከቤተሰብ ጋር የተነሳነው ፎቶ ሲቆይ በጣም ደስ ይላል ማስታወሻ ነው። በጣም ቆንጆ ነገር ነው። እና በጣም ወሳኝ ነገር ነው ማለት ነው። ለስራም እንዳልኩህ ለትምህርትም ለሁሉም ነገር ወይም ፎቶ ምስል ካሜራውን መጠቀም ወሳኝ ነገር ነው ጠቃሚ ነገር ነው። በጣም ጥቅም ያለው እና ገቢ ማስገኛም ጭምር ነው። እንዳልኩህ በማህበራዊ ድረ ገጽ ላይ ገቢ የምናገኝበት እንደሱ እያደረግን ነው። ምስል እያነሳን ወይ ደግሞ በተንቀሳቃሽ ምስል እየለቀቅን ማህበራዊ ድህረ ገጽ ላይ

ሰርግ በእኛ ባህል እንዴት መሰለክ እኔ ኢትዮጵያዊ ነኝ በኢትዮጵያ ደግሞ ብዙ አይነት ባህል አለ። ኢትዮጵያ ውስጥ ብዙ አይነት ሃይማኖት እና ባህሎች አሉ እንደየሁሉም ይለያያል ማለት ነው። አንድ አይነት የሰርግ ኋላ አንድ አይነት የሆነ ነገር የለም ብዙ አይነት ነው የተለያየ እንደ ባህሉ እንደየ ሃይማኖቱ ይለያያል ማለት ነው። እኔ ኢትዮጵያዊ ነኝ በዛ ላይ ሃይማኖቴ ሙስሊም ነው። እና በእኛ በኢትዮጵያ በሙስሊሞች ኒካሕ ነው የሚባለው ኒካህ ነው የሚታሰረው። ሃይማኖቴ ስነ ስርዓት የያዘ ነው የሚሆነው። በቤት የቤተሰብ ሚና በጣም ከፍ ያለ ነው ሰርግ ማለት። የሁለት ሰዎች ብቻ አይደለም የሁለት ቤተሰቦች ግንኙነት ስለሆነ በደንብ በቤተሰብ ሚና በጣም አስፈላጊ ነው ማለት ነው። እና ሃይማኖት ስነ ስርዓቱን የሚካሄደው ደግሞ በእስልምና ኒካሕ ኒካ የሚባል አለ። ያው ኒካሕ ማለት ምንድነው? ህጋዊ ጋብቻ ውል እንደማለት ነው ሙሽሪትና ሙሽራው ህጋዊ ውል አላቸው ማለት ነው ኒካሕ አሰሩ ማለት። ባልና ሚስት ሆኖ ኦሬዲ ታውቀዋል ማለት ነው። እና ሌላው ደግሞ ዋና ዋናው መስፈርቱ ምንድነው? የሙሽሪት ፍቃድ ነው የሴቷ ፍቃደኛ መሆን መቻል አለበት ፈልጋ ወዳ ተገዳ ሳይሆን ወዳ ፈልጋ መሆን አለበት ተገዳ ሳይሆን ማለት ነው። ሌላው ደግሞ ወልይ ያስፈልጋታል ወልይ ማለት አባት ወይ ደግሞ ህጋዊ የሆነ ጠባቂ ማለት ነው። ማለት ነው ህጋዊ ጠባቂ ምናልባት አጎት ሊሆን ይችላል። ወንድም ሊሆን ይችላል። ወይ ደግሞ ካልሆነ ደግሞ ቃዲ የሚባል አለ ፍርድ ቤት ላይ በዛ መሆን ይችላል ማለት ነው። ግዴታ እነዚህ ነገሮች በጣም አስፈላጊ ነገር ናቸው ማለት ነው። እና ሌላው ደግሞ ሁለት የወንድ ምስክሮች ያስፈልጓታል። ለማግባት ሁለት የወንድ ምስክሮች ከተገኙ የሌላው ደግሞ መህር ነው መህር ማለት ምንድነው? ለሙሽሪት የሚሰጥ መብቷ ነው። ይሄ የእስልምና የደነገገላት መብቷ ነው መህር ማለት እንደ ክብር ነው ይሄ ምናልባት ወርቅ ሊሆን ይችላል በደንብ ብዙ ብር ሊሆን ይችላል ወይም ደግሞ ቀለል ያለ ነገር ሊሆን ይችላል። ብቻ ግን ባህል ነው ይሄ ግዴታ ነው ኒካህ ከተደረገ መህር ያስፈልጋታል ለሴቷ ሚሰጥ ነው። እና ያን ያህል የተጋነነ ማድረግም አያስፈልግም። ምክንያቱም መጠኑ ቀለል ያለ ሲሆን ይመከራል በረከት ያለው ኒካሕም መህሩ ቀላል ነው ይላሉ ነብያችን ሰለላሁ ዓለይሂ ሰላም እና መህሩን ቀለል ማድረግ በጣም ቆንጆ እና የተወደደ ነገር ነው ማለት ነው። ምናልባት ገንዘብ ወርቅ ሊሆን ይችላል ቤትም ወይም ሌላ ነገርም ሊሆን ይችላል። ግን ያው እንደየ አቅሙ ይጠይቃል። ግን ደግሞ ቀለል ማድረግም ትችላለች እና ግዴታው ነው። ባልየው ለሚስቱ መህሯን መስጠት ግዴታው ነው ይቅር እስካላለችው ድረስ አፉ ብዬሃለሁ ተው እስካላለችው ድረስ ለሷ መህራን በአግባቡ በጊዜው መስጠት ግዴታው ነው ማለት ነው። እና ሌላው እንዳልኩህ ወልይ ነው ወልይ ማለት ያው አባት ግዴታ ሊኖር ያስፈልጋል አባት ከሌለ ደግሞ አጎት ወይም ደግሞ ወንድም ግዴታ እነሱ ሰዎች ያስፈልጋሉ ማለት ነው። ሌላው በቃ ሰዎችን ጠርቶ መመገብ ነው ድግስ ማለት ነው። እና ምናልባት ትንሽ ሊሆን ይችላል ነገር ትንሽ ከሆነ ትንሽ ሰው መጥራት ያስፈልጋል ወይም ደግሞ ብዙ ሰው ከተጠራ ደግሞ ብዙ ነገር ይዘጋጇል ማለት ነው። ግን ምንድነው? እዳ ውስጥ መግባት ግን አያስፈልግም ዲኑም አይፈልግም። እንደዚህ ለተጋነነ ሰርግ ብሎ እዳ ውስጥ መግባት ጭንቀት ምናምን አያስፈልግም ቀለል አድርጎ ማሳለፍ ይቻላል ማለት ነው። እና በኢትዮጵያ ብዙ ጊዜ የሚታዩ ነገሮች አሉ ለምሳሌ ከአቅም በላይ የሆነ ወጪ እያወጡ በጣም የተጋነነ ሰርግ መደገስ ያው ሰው ምን ይላል ብለው ሰው ምን ይለኛል ቆንጆ ድግስ ነው መደገስ አለብኝ ብለው የሰውን አፍ ፈርተው በጣም ብዙ ገንዘብ አውጥተው እዳ ውስጥም ጭምር ገብተው ሚደግሱ ሰዎች አሉ። ይሄ ልክ አይደለም የተሳሳተ ነገር ነው። እና ይሄ ጥሩ አይደለም። ሌላው ደግሞ ምንድነው? የሙሽሪት ፍቃድ ሳይኖር ራሱ የሚድሩ ሰዎች ወላጆች አሉ ግዴታ አድርገውባት ሳትፈልግ ሳትፈቅድ ብዙውን ሰዎች እንደዛ አድርገው ልጆቻቸውን ይድራሉ። እና ይሄ ልክ አይደለም ዲኑም አይፈቅድም። ፍትህም አደለም ርህራሄ ያስፈልጋል ሴቷ የፈለገችውን ይሆነኛል ያለችውን ወድጀዋለሁ ያለችውን ነው ማግባት ያለባት እንጂ ግዴታ አግቢ ስለተባለች ብቻ ማግባት አለባት ብዬ አላስብም። እና ይሄ ነው በአጭሩ ኒካሕ ወይም ደግሞ ሰርግ። ወይም ደግሞ ህጋዊ ውል የባልና ሚስት በእስልምና ይሄን ይመስላል የኔ ባህል። እኔ በእስልምና ስለምመራህ ይሄ ነው የኛው

የስራ ምኞቶቼ ምን ነበር በፊት ነጋዴ መሆን በጣም እፈልግ ነበር እቃዎችን እየሸጥኩኝ መስመር ውስጥ ገብቼ በደንብ ቆንጆ ትርፋማና ቆንጆ የስራ ሰው መሆን በጣም እፈልግ ነበር ያው ግን አሁን እዚህ ባለንበት የኢትዮጵያ ኑሮ በጣም ከፍተኛ ገንዘብ እና አቅም ይፈልጋል ስለዚህ ይሄ ምኞቴ እውን አልሆነም አሁን ላይ ግን የምመኛቸው ደግሞ የምፈልገው ነገር ቤት ውስጥ ሆኜ በድህረ ስራዎች ላይ መሰማራት እፈልጋለሁ ምናልባት አፕሊኬሽን ዲቨሎፐር ሊሆን ይችላል ምናምን ወይም ደግሞ ምስል ቅጂዎችን ኤዲት ማድረግ ምናምን በኦንላይን ስራ መሰማራት በጣም እፈልጋለሁ፤ አንደኛ ነገር በጣም ቀላል ነው ከቤት ውስጥ ሆነክ ነው የሚሰራው በነጻነት፤ ሰዓት ይሰራል ማለት ነው ኢንተርኔት እና ስራ ስልክ ወይም ደግሞ ኮምፒውተር ብቻ ነው የሚጠይቀው ማለት ነው እና ያንን ነገር ከተገኘ እዛ ላይ በደንብ መስራት እፈልጋለሁ፤ አለም አቀፍ የሆኑ ደንበኞችን አግኝቼ ከእነሱ ጋር ዋርካ ከድርጅት ሊሆን ይችላል ወይም ደግሞ ከግለሰብ ጋር ሊሆን ይችላል ከእነሱ ጋር በድህረ ገስተሽ ስር መስራት እፈልጋለሁ ማለት ነው ከቤት ውስጥ ሆኜ ቤት ውስጥ ቁጭ ብዬ የትም ሳልሄድ ምክንያቱም አንደኛ ሰአቴን በጣም አብቃቀቸ መጠቀም እችላለሁ በዛ ላይ በደንብ ነጻነት ያለው ስራ ነው እና ቆንጆ የገንዘብም ነጻነት ይኖረዋል ስለዛ በጣም የምፈልገው ስራ ምኞቴ እሱ ነው ግን ያው እንደነገርኩህ በፊት ነጋዴ ነበር መሆን የምፈልገው እቃዎችን እነሸጥኩት ትርፋማ መሆን ነበር የምፈልገው ያው ምኞት አለኝ ወደፊት ከተሳካልኝ ምናልባት አላህ ካለ ነጋዴ የመሆን ፕላን አለኝ ሀሳብ አለኝ ግን ያው አሁን አሁን ላይ ባለኝ አማራጭ ግን መሆን የምችለው እንደዚሁ በቤት ውስጥ ቁጭ ብሎ የሚሰሩ በድህረ ገጽ የሚሰሩ ስራዎች ላይ በደንብ መስራት እፈልጋለሁ ገንዘብ በደንብ የሚያስገኙ ስራዎችን መሣተፍ እፈልጋለሁ ማለት ነው ያው እንደነገርኩህ ከነጻነትና ከጊዜ ቁጥጥር አንፃር በጣም ተፈላጊና ቆንጆ ስራ ነው ማለት ነው፤ ቤት ውስጥ ሆኖ በፈለጉት ሰዓት ያለምንም ጭንቅ የፈለጉትን ስራ መስራት ይቻላል ማለት ነው፤ በርቀት እየሰራን ሰዓታችንና ነጻነታችንን ገደብ ሳይገደብለት በዚህ ሰዓት ውጪ በዚህ ሰዓት ግቢ ሳይባል ወይም ደግሞ ብቻ በጣም በነጻነት መስራት ስለምፈልግ ኦን ላይን የደረገጽ ስራዎችን በጣም እፈልጋለሁ ማለት ነው እና ገንዘብ አማራጩን በርካታ ምንጮችም ስላሉት ከብዙ ቦታ ደንበኛ ማግኘትም ስለሚቻል በጣም ተመራጭ ነው ለኔ አሁን ላይ በደንብ ተመራጭ የሚሆነው እሱ ነው ማለት ነው፤ አንድ ክህሎት ላይ ያንን ክህሎት አዳብረን ያንን ክህሎት ለሰዎች ወይ ለደንበኛ እንደመሸጥ ማለት ነው ያው ይሄም ግዢና ሽያጭ ነው ልክ እንደ ንግድ ነው እና ክህሎታችንን ብቃታችንን እነዛ ሰዎችን የምንሸጠው እነዛ ሰዎች ደግሞ ከእኛ የሚፈልጉት ነገር አለ እኛ ደግሞ ከእነሱ የምንፈልገው ገንዘብ አለ ያለምንም የሰዓትና የነፃ ገደብ እንሰራለን ማለት ነው ከቤታችን ሆነን ቁጭ ብለን ምንም ጭንቀት ሳይኖርብን እና እሱን በጣም እፈልጋለሁ ምኞቴም እሱ ነው እሱን መስራት ነው እና ለሱም እየሞከርኩ ነው እየሰራሁ ነው ያለሁትኝ ማለት ነው ምክንያቱም ለእድገትም አማራጭ ነው ቆንጆ መሻሻልን አመጣበታለሁ ብዬ ተስፋ አደርጋለሁ ማለት ነው። ሌላው ደግሞ ተለዋዋጭ ስራና በብዙ ቦታ ማድረግ እችላለሁ ምክንያቱም የት የፈለኩበት ቦታ ላይ ሆኜ መስራት እችላለሁ ቤት ውስጥ ካፌ ውስጥ የትም ቦታ ሆኜ ኢንተርኔት እና ስልክ እስካለኝ ድረስ መስራት እችላለሁ ማለት ነው ግዴታ አንድ ቦታ ላይ ተወስኜ አይደለም የምሰራው ያንን ስራ ግዴታ በዚህ ሰዓት እስከዚህ ሰዓት የሚባል ነገር የለም ማለት ነው እና ለዛ ነው በጣም ይሄን ነገር በጣም እፈልገዋለሁ ያው ሙያዬን በደንብ አዳብሬ እዛ ላይ መሰማራት እፈልጋለሁ ማለት ነው እና ለዛም ያግዙኝ ነገሮችን እየፈለኩኝ ነው ያለሁትኝ እና በጣም ቀላል እና በጣም ገቢ የማስገኛ ቆንጆ መንገድ ነው ብዬ ነው የማስበው በዛ መንገድ ስራ ማግኘት በጣም አሪፍ ነው እቅድም አለኝ ካሽ ነው ማለት ነው የምፈልገው አመሰግናለሁ እና